ምንም አይነት የሙዚቃ መሳሪያ መጫወት አልችልም መጫወት ብችል ደስ ይለኛል። ግን እንደ አጋጣሚ ሆኖ ምንም አይነት የሙዚቃ መሳሪያ መጫወት አልችልም። እና ወደፊት እንግዲህ ያው አጋጣሚ ከተምቻቹ የመጫወት እፈልጋለሁ። ግን ምንም መሳሪያ መጫወት አልችልም ባሁን ሰዓት።

ልደቴን ልጅ ሆኜ ነው በብዛትም ሳከብር የነበረው ከዛ በኋላ አዋቂ ከሆንኩ በኋላ ብዙም የማክበር እንትን የለኝም በተቻለ መጠን ለማስታወስ ያህል ሻማ አበራለሁ። ከዛ የዘለለ ብዙም የተካበደ ነገር የለኝም። ቀለል አድርጌ ነው የማሳልፈው፤ እና ብዙም አላከብረውም።

በዚህ መተግበሪያ የመጀመሪያ ጊዜ ነው። ህጋዊ እንደሆነ አረጋግጬ ነው የገባሁት እና በተቻለ መጠን ጥሩ ለመስራት እሞክራለሁ። እና ያው ጥሩ ነገር እንደማገኝ እጠብቃለሁ። እና ለመጀመሪያ ጊዜ ነው እየሰራሁ ያለሁት። ውጤቱን እናየዋለን።